በመንገድ ላይ ምግብ እገዛለሁኝ አዎ በመንገድ ላይ አንዳንዴ በእንግዲህ ላይ የሚገዙ ምግቦችን ገዝቼ። እጠቀማለሁኝ ማለት ነው። ስለዚህ ለምሳሌ ፈጣን የሆኑ የሚሰሩ ምግቦች አሉ እንደ ድንች እና ዳቦ ጥብስ ምናምን የመሰሉት። መንገድ ላይ ሲሰሩ ካገኘሁኝ ገዝቼ እጠቀማለሁኝ ማለት ነው

አዎ የመንገዴ ስም አውቀዋለሁ። ይሄን መንገዱ ከጎሮ ቱልድምቱ የሚባል መንገድ አለ። እሱን አውቃለሁኝ። ሌላም ቦሌ መንገድም አውቃለሁኝ ማለት ነው። ስለዚህ የመንገዴ ስም በደንብ አቃለሁኝ። አዲስ መንገድም ነው። በቅርቡ ጊዜ የተሰራ አስር አመቱ ያልመላው መንገድ ነው። ሰፊ ምቹም ነው።

አዎ እድለኛ ነኝ አንዳንድ የእድል ነገሮችን ይሳካልኛል። እና እድለኛ ነኝ ብዬም ማሰብ እችላለሁ መናገርም ይቻላል። ምክንያቱም አንዳንድ እኔ ያልገመትኳቸው በእድል የደረሱኝ እና ወደ ጥሩ ደረጃ የደረስኩበት ሁኔታም አለ። ስለዚህ እድለኝነት አለኝ። መናገር እችላለው።

አዎ አልፎ አልፎ ሽቶ እጠቀማለሁኝ ለምሳሌ ወደ ትልቅ ግብዣዎች ስኖሩኝ እና ወደ ትልቅ ዝግጅቶች ሲኖሩ የተሻለ ነገር ሳረግ ሽቶዎችን አረጋለሁ እጠቀማለሁኝ ማለት ነው እና ደስ የሚል ስሜትም ይሰጣል ሽት መጠቀም በጣም ደስታን ይሰጣል።

አዎ ወደ ሱቅ ስሄድ ዝርዝር ጽፌ ነው የምሄደው ምክንያቱም እ ምገዛቸው ነገሮች መጀመሪያ እ ማወቅ አለብኝ ካልሆነ ዝም ብዬ ወደ ሱቅ አልሄድም። ለነሱ ዋጋም ማስቀመጥ አለብኝ። ለዛ የሚሆን ገንዘብ እ ይኖረኝ ይሁን አይኑር ደግሞ ቼክ ማድረግ ይኖርብኛል። ስለዚህ እ መጀመሪያ ወደ ሱቅ ከመሄዴ በፊት ዝርዝሮችን ጽፌ ነው የሚይዘው።

የምወደው መተግባርያ ጉግልን ነው እ ጉግልን በጣም ነው የምወደው። እ ምክንያቱም ጉግል እ ሁሉ ነገር አለው ከጉግል ሁሉ ነገር ማግኘት ትችላለህ በጉግል መማር ትችላለህ። ስለዚህ እኔ ጉግል እ እንደ መተግብርያ ሳይሆን እንደ አስተማሪ ነው ማለት ይቻላል። ስለዚህ በጣም ነው የምወደው ጉግል መተግበሪያ በጣም ነው የምወደው

ሰዎችን የማስተዋውቀው ወይም የምተዋወቀው መጀመሪያ የራሴ ስም ተናግሬ ከዛ በኋላ የእነሱ የክብር ስም ወይ ደግሞ ቅጽል ነገር ተናግሬ ነው ማለት ይቻላል። ምክንያቱም ዶክተር ወይ ደግሞ ሌላ ማዕረግ ካላቸው ማዕረጋቸውም ጠቅሼ ነው የምተዋወቀው ከሰዎችም ሳስተዋውቃቸውም ዶክተር እገለ ወይ ደግሞ ሚስተር እከለ ወይም አቶ እገሌ ይባላሉ ብዬ ነው የማስተዋውቀው ማለት ነው።

አዎ ብዙ ውድድሮች ወይ ደግሞ አንዳንድ በግል የሚደረጉ ጨዋታዎች ማሸነፍ እችላለሁኝ ማሸነፍ እችላለሁኝ ብዬ የሚል አስታሰብም አለኝ። እኔ በምችለው ጫወታ ወይ ደግሞ የሚችለው ውድድር ከሆነ። ትግልም ይሁን ሌላ ማሸነፍ እችላለው የሚል አስተሳሰብ አለኝ። ማሸነፍም እችላለሁ አሸንፌ ስለማውቅ

በአካባቢያችን ትንኞች የሉም ማለት ይቻላል። ትንኝ የቆላ ትንኝ ቢባል የወባ ትንኝ በአካባቢያችን የለም። ነገር ግን ብዙም ጉዳት የሌላቸው እንዳንድ ጊዜ መስከረም አካባቢ የሚታይ የትንኝ ወቅት አለ። እነዚህም ብዙ ጉዳት የሚያደርሱ አይደሉም እንጂ መደበኛ የሚባሉት ጉዳት የሚያመጡት ትንኞች ግን በአካባቢያችን የሉም።

የሙዚቃ መሳሪያ መጫወት አልችልም። ፍላጎቱ አለኝ። የሙዚቃ መሳሪያ ብጫወት ደስ ይለኝ ነበር። ነገር ግን ችለታውን- የለኝም። ፍላጎት አለኝ። ዝም ብዬ አያለሁኝ ሰው ሲጫወት። በጣምም እመሰጣለሁኝ ለጫዋታው ነገር ግን ችሎታው ይሄን ያህል ያለኝ ሰው አይደለም።

አዎ ፍየል አይቼ አውቃለሁኝ ፍየል በገበያ ሲሄድ ነው የማየው የእንሰሳት ገበያ አለ። እዛ ሄጄ ነው ፍየል የማየው በቤቴ ፍየል የለኝም። ነገር ግን ገበያ ስሄድ የማያቸው ፍየሎች አሉ። ስለዚህ ፍየል አይቼ አውቃለሁ አውቃለሁ ፍየል ምን መሆኗን እሰሳ ናት። አውቃለሁኝ

አዎ ከስራ ሰዓት በኋላ እሰራለሁ ተጨማሪ አንዳንድ ስራዎችን እ እጨምራለሁ ማለት ነው እሰራለሁኝ። በግል የሚሰሩ ስራዎች አሉኝ። እ ግለሰቦችን በማገዝ በማስጠናት ወይም ሌሎች አንዳንድ የግል ስራዎችን እ ከስራ ከመደበኛ ስራዬ ውጪ የምስራቸው ስራዎች ናቸው። ስለዚህ እ ከስራ ሰዓት በኋላ እሰራለሁኝ

ደቂቃ ማለት ያው የጊዜ መቁጠሪያ ነው ደቂቃ እ ስድሳ ሰኮንዶች አሉት። እ ጊዜን የምንቆጥርበት ዘዴ ነው ማለት ነው። እዚህ በአንድ ደቂቃ ውስጥ ስድሳ ደቂቃ አለ። በ ስድሳ ደቂቃ ደግሞ አንድ ሰዓት ነው ማለት ነው። ስለዚህ ጊዜ የምንቆጥርበት

አዎ ቤቴ በቀን ሁለት ጊዜ አጸዳለሁኝ ጠዋት አጸዳለሁኝ እንደገና ደግሞ ወደ ከሰአት አካባቢ ወይ ማታ አካባቢ ደግሞ ላጸዳው እችላለሁኝ ማለት ነው። እንደየሁኔታው ቆሽሾ መስሎ ከታየኝ ላጸዳው እችላለሁኝ። የጧት ግን ግዴታ ነው ማለት ነው። ጧት እንደዛ ተዝረክርኮ ያደረ ነገር ካለ ቤት ማፀዳዳትና ማሰናዳት። ተገቢ ነው ማለት ነው። ስለዚህ ሁል ጊዜ የማረገው ነገር ይሄን ነው።

አዎ አዲስ ቴክኖሎጂ መማር እወዳለሁኝ ምክንያቱም አዲስ ቴክኖሎጂን መማር ራሱን የቻለ አንድ ግብአት ነው። አዳዲስ ቴክኖሎጂ ሲመጡ የነሱን እውቀት ወይም ደግሞ ክሎት ክሌለ። ስራውን ባግባቡ ልንሰራው አንችልም ስለዚህ ከአዲስ ቴክኖሎጂ መተዋወቅና ማወቅ እወዳለሁ።